እኔ ብዙ ጊዜ ወደ ገበያ የምሄደው። ሰኞ ነው ሰኞ ሁል ጊዜ ገበያ አለ እኛ አካባቢ። እና ሰኞ ሁል ጊዜም ወደ ገበያ ሄጄ የተለያዩ ነገሮችን እገዛለሁ። በሌላ ቀን የማይገኙ የተለያዩ ግብይቶቹም በሰኞ ላይ ይገኛሉ። እና ሰኞ ሁል ጊዜ ወደ ገበያ የሚሄድበት ቀን ነው።

አዎ ጥራት ያለው ስራ ማቅረብ በጣም ይመቸኛል እችላለሁም። ጥራት ያለው ስራ ለደንበኛም ለሌላ ሰውም ትልቅ ሚና አለው። ስለዚህ ጥራት ያለው ስራ ማቅረብ። ለራስም ብዙ ደንበኞች እንዲኖሩህ የሚያደርግ ስለሆነ። ጥራት ያለው ስራ ማቅረብ እችላለሁ ብዙ ጊዜም እንደዛ ነው የምችለው።

ብዙ ሰነዶች እኔ አላዘጋጅም የተወሰኑ ሰነዶች ላዘጋጅ እችላለሁ ብዙ ሰነዶች ግን አላዘጋጅም ስራዬም እንደዛ አልፈቅድ አይፈቅድልኝም። የተወሰኑ ሰነዶች ነው ማዘጋጀው። በተወሰኑ ባዘጋጀኋችሁ ሰነዶች የተለያዩ ነገሮችን ይገኙበታል። እና የተወሰኑ ስነዶች ነው እኔ ማዘጋጀው

አዎ የመንገዴን ስም አውቃዋለሁ ብዙ ጊዜ ወደ ተለያዩ ቦታዎችን ሲሄድ መጀመሪያ ማወቅ ያለብኝ የሚሄድበትን መንገድ ነው። የሚሄድበትን መንገድ በደንብ ማወቅ አለብኝ። ከመሄዴ በፊትም ሰዎችን እጠይቃለሁ። ስለዚህ አዎ የሚሄድበት መንገድ አውቃለሁ

ባህላዊ ልብስ የምለብሰው ባህሉን ተከትዬ ነው ባህሉን መሰረት አድርጌ ነው ባህላዊ ልብስን የምለብሰው ለምሳሌ በበዓል ሲሆን ባህላዊ ልብስ እለብሳለሁ። እኔ በምኖርበት አካባቢ የተለያዩ በዓሎች አሉ። እነዛ በዓሎችም ባህላዊ ይዘት ስላላቸው ባህላዊ ልብስን የምለብስበት ቀን አለ።

አዲስ አመት በጥሩ ሁኔታ ነው እማከብረው ከቤተሰብ ተሰብስበን ነው የምናከብረው። አዲስ አመት ሲመጣ ሁሌም ከቤተሰብ ተሰብስበን በቤታችን የተለያዩ ዝግጅቶችን አድርገን። ብዙ ነገሮችን ገዝተን በጥሩ ሁኔታ ነው እምናከብረው። እና አዲስ አመት ሁሌ ከቤተሰቦቸ ጋር ነው እማከብረው እና በጣም ደስ የሚል በዓልም የው።

አዎ ሌሎች ሰዎችን መርዳት በጣም ነው ምወደው። አቅም ካለኝ ብዙ ሰዎችን መርዳት እፈልጋለሁ እንደዚህ አይነት ምኞት አለኝ። አሁን ባለሁበት ግን የተወሰነ ነገሮችን ለሌሎች መርዳትን በጣም ነው ምወደው። ሳገኝ ደግሞ ለሌሎች ሰዎችን እረዳለሁ። ያገኘኋቸው ለኔ በጣም ካሳዘኑኝ ልረዳቸው እችላለሁ።

የምሳ እረፍቴ አንድ ሰዓት ተኩል ነው አንድ ሰዓት ተኩል ነው። የምሳ እረፍት ያለኝ በዛ ሰዓት ደግሞ ምሳዬን በልቼ። የተወሰነ ጊዜም እረፍት አረፍ ብዬ ወደ ስራ የምመለስበት ጊዜ ነው። እና የሁል ጊዜ የእረፍት ሰዓቴ አንድ ሰዓት ተኩል ነው። በአንድ ሰዓት ተኩል ምሳዬን በልቼ። ልብሴን ቀይሬ ወደ ስራ የሚሄድበት ጊዜ ነው

አዎ ሁልጊዜ የማደርገው ነገር ነው ሱቅ ከመሄዴ በፊት ዝርዝሩን እጽፋለሁ። ምክንያቱም የሄድኩበትን እንዳረሳው ለመግዛት ያሰብኩበትን ያሰብኩትን እንዳረሳው ዝርዝር ጽፌ ነው የምሄደው። ጽፌ ከሄድኩ ሁሉም ያሰብኩበትን ገዝቼ ለማምጣት። ጥሩ አጋጣሚ ይሆነኛል።

እኔ መማር የምፈልገው አዲስ ነገር የተለያዩ የቴክኖሎጂ ይዘት ያላቸውን ነገሮችን መማር እወዳለሁ። በተለይ በየጊዜው የሚመጡ የቴክኖሎጂ ምርቶችን የቴክኖሎጂ ስራዎችን መማር እፈልጋለሁ። አዳዲስ ነገሮች ወይም አዳዲስ ግኝቶች ሲገኙ እነሱን መማር ነው የምወደው

አዎ ስማርትፎን እጠቀማለሁ ስማርትፎን አለኝ በስማርትፎን የተለያዩ ስራዎችን እሰራለሁ በስማርትፎን ከሰዎች ጋር እገናኛለሁ የተለያዩ መተግበሪያዎችን እጠቀማለሁ። ይህንን ስራ የምሰራው በስማርት ፎን ነው። ስለዚህ ስማርት ፎን አለኝ። በስማርት በስማርት ፎንም

አዎ የድርጅት ዝግጅቶችን እሳተፋለሁ አንዳንድ ጊዜ በተለያዩ ምክንያቶች ዝግጅት ይዘጋጃል በዛ ዝግጅት እኔም እሳትፋለሁ። እ በተለያዩ እ እ መርሃ ግብሮች በተለያዩ እ አርእስቶች በተለያዩ ዝግጅቶች ዝግጅቶች ይኖራሉ በዛ ዝግጅት። ብዙ ተሳትፎ አለኝ

እኔ የምመኘው ስራ በ ቴክኖሎጂ ዘርፍ የራሴ ስራ የሆነ ነገር የፈጠራ ግኝት ማግኘት ነው። በተለያዩ ጊዜያቶች የተለያዩ የቴክኖሎጂ ፈጠራዎች ይሰራሉ። እናም እኔም የራሴ የሆነ ልዩ ፈጠራ እንዲኖረኝ እመኛለሁ

እኔ የምወደው ዳቦ የገብስ ዳቦ ነው። ብዙ ጊዜ የገብስ ዳቦ ከሰውነት- በጣም የሚመች ነገርም ስላለው ለጤንነትም በጣም ወሳኝ ስለሆነ- የገብስ ዳቦን እወዳለሁ። የገብስ ዳቦ ሆሌም እጠቀማለሁ። በምኖሩበት አካባቢ የገብስ ዳቦ የሚሸጥበት ቦታ አለ እና እዛ እየሄድኩት እጠቀማለሁ።

ፀሀይ ስትጠልቅ ሁሌም እመለከታለሁ ብዙ ጊዜ ፀሀይ ስትጠልቅ የሆነ ደስ እሚል ነገር አላት እና ፀሀይ ስትጠልቅ ስመለከት ብዙ ስሜት ደስ የሚያሰኙ ነገሮችን አያለሁ። እና ስትጠልቅ ደግሞ ሁሌም የመመልከት ልምድ አለኝ

ቅርጫት የለኝም። እኔ አሁን ባለሁበት ሁኔታ ቅርጫት የለኝም ግን ቅርጫት አውቃለሁ ድሮ ከቤተሰብ ጋር ከወላጆቼ ጋር ስኖር በቤታችን ብዙ ቅርጫት ነበር። እሱን ቅርጫት ለተለያየ አገልግሎት ይውል ነበር። እና አውቃለሁ እኔ ግን አሁን ቅርጫት የለኝም

የአካባቢዬ ገበያ በጣም ደማቅ ነው ብዙ ሰው የሚሰበሰብበት ብዙ የተለያዩ ሸቀጦች የሚገኙበት የተለያዩ ምርቶች የሚሰበሰብበት ገበያ ነው። እና ያ ገበያ በጣም ብዙ ሰው ይሰበሰባል ብዙ ነገርም ይገኛል። በጣም በድምቀት ነው የሚውለው።

አዎ ቡና መፍጨት አውቃለሁ ቡናም እጠጣለሁ። ከመጠጣቴ በፊት ቡና ተቆልቶ ሲፈጭ አያለሁ። ብዙ ጊዜ የቡና መፍጫ ማሽንም አለ። በእጅ የሚወቀጥ። የሚወቀጥበት መሳሪያም አለ። ከእንጨት እንጨት የሚሰራ። ስለዚህ ቡና ሲፈጭ አዎ አውቃለሁ